አልበላም ግን ደግሞ የምበላበት አጋጣሚ ካለ እበላለሁኝ። የተረፈ ወይም የቀረ ምግብ አንበላም ምናልባት ደግሞ የሆነ የሆነ ታይም ልበላ የምችልበት አጋጣሚ ይኖራል እንጂ አልበላም! ምክንያቱም የቀረ ምግብ ወይ ለዶሮ፣ ወይ ለተለያዩ ነገሮች ነው ሊሰጥ የሚችለው እንጂ፤ የቸገረው ሰው ካልሆነ በስተቀር አይበላም ማለት ነው።

አዎ እስከ ስራ ባልደረቦቹ ሲል አሁን ምንድነው እንደኔ ከተማሪ ጓደኞቼ ወይም ከዶርም ሜቶቼ ማለት ነው እነሱ ጋር ጥሩ የሆነ ግንኙነት አለኝ። ደስ እያለኝም ነው የምኖረው እና አብሪያቼ ው ከምማራቸው ተማሪዎች በራሱ አሪፍ የሆነ ግንኙነት አለኝ ማለት ነው። ደስ ይላል የሰው ልጅ ጥሩ ግንኙነት ካልኖረው። መኖር ይከብደዋል እና ጡሩ ግንኙነት አለኝ

አዎ አዎ። በጣም አሪፍ አሪፍ የማስታውሳችሁ ልዩ በዓሎች አሉ ከአመት አመት ከአመት አመት የሚደጋገሙ። በልጅነቴ ኢቭን በልጅነቴ የማስታውሳቸው አሪፍ አሪፍ በዓሎች ነበሩ። አሪፍ አድርጌ አክብሬ እንትን ያልኳቸው ማለት ነው። እኔ ምሳሌ ሙስሊም ነኝ ኢዳል አረፋ የሚባል ነገር አለ። እነሱ እነሱን በስርዓት አስታውሳለሁኝ። በልጅነቴ የምንጫወተው ጨዋታዎች አሉ እነዛ እነዛን አስታውሳለሁኝ

በልጅነቴ ብዙ እምወዳቸው ጨዋታዎች ነበሩ በጣም እጫወታለሁ ምሳሌ ድብብቆሽ እሚባል ጨዋታ ነበረ እሱን እጫወታለሁ መሃረቤን ሚባል ጨዋታ ነበር እሱን እጫወታለሁ። ይሄ ብቻ ብዙ ጨዋታዎች ነበሩ እነዛ እነዛን ጨዋታዎች አስታውሳለሁ እጫወት ነበር።

አዎ እጠቀማለሁኝ ክላውድ ማከማቻዎችን እጠቀማለሁኝ። ምክንያቱም አሪፍ ነው አንዳንዴ ሙቀት በሚሆንበት አጋጣሚ እነሱን ትጠቀማቸዋለህ። አየርን ባላንስ ለማድረግ ማለት ነው እጠቀማቸዋለሁ አዎ። ከዚህም በፊት ከዚህም በኋላ እጠቀማቸዋለሁ።

አዎ አይቼ አውቃለሁ ከዛም አልፎ ፍየሎች ነበሩኝ የራሳችን ፍየሎች ነበሩንና። ማየት ብቻ ሳይሆን አብሬም ኖሬያለሁኝ አብሬ ስጠብቅ አድጌያለሁኝ። እና ከዚህ በፊት ብዙ ፍየሎችን አይቼ አውቃለሁኝና። በእኛ አካባቢ ራሱ አሉ እንደዚህ ብዙም የሚያረባ ህዝብ አለና አሉ

እኔ የምወዳቸው ሶስት ቁጥሮች አሉ፤ ምንድነው? ቁጥሮቹን የምወድበትም ምክንያት ከኳስ ተጫዋች እንትን ነው እንትን ያደረኳቸው፤ እና ሶስት ቁጥሮችን እወዳለሁኝ፤ እኔ ወይም የመጀመሪያ የምወደው ቁጥር፣ አስር ቁጥር ነው፣ ቀጥሎ አስራ አንድ ቁጥርን እወዳለሁ፣ ቀጥሎ ሰባት ቁጥርን እወዳለሁ፤ እነዚህን ቁጥሮች በጣም እወዳቸዋለሁ፤

አዎ ቅመማ ቅመም የገባበት ምግብ እወዳለሁ በደንብ እወዳለሁ ምክንያቱም የተለያዩ ቅመማ ቅመሞች ሲኖሩት ምግቡም ይጥማል በደንብ የመብላት አቅሙም ይኖራል። እና ሰውነትም በስርዓት ይገነባል እና በጣም እወዳለሁኝ። አዎ ቅመማ ቅመማ የበዛበት ምግብ በስርዓት እወዳለሁ አዎ።

አዎ የሃይማኖታዊ ግብሮችን በስርዓት አከብራለሁ። እንዴ ሃይማኖት ግድ ነው እኮ የግዴታ ስለሆነ ሃይማኖት መርሆችን እከተላለሁ በስርዓት። ሃይማኖት ከዚህ ምድር ላይ መጀመሪያ የሚባል ነገር ነው። ግዴታዎቹን መከተል አለብህ። እና አክብራለሁ በስርዓት ማለት ነው። ደስ እያለኝ ነው ይሄንን የማደርገው። እና እንደዚህ

አዎ። አዎ አዎ የተለያዩ ትንኞች በአካባቢው በአካባቢዬ አሉ አሁን በምኖርበት ምሳሌ እኔ ያለሁበት አካባቢ ባህር ዳር ይባላል። እና እዚህ ጋር አሁን ምንድነው? የቢንቢ ትንኞች አሉ እነሱን አሁን በእንትን አጎበር ነው። ከእነሱ እርቄ ያለሁት ማለቴ አጎበር በተጠቀለለች እንትን ውስጥ ነው ምተኛው ማለት ነው

እኔ ብዙውን ጊዜ የምመርጠው ምንድነው? በውጭ መሆን ነው ብዙውን ጊዜ ቤት የምገኝ አይነት ሰው አይደለሁም። ብዙ ጊዜዬን የማሳልፈው ውጭ ነው። ከጠዋት እስከ ማታ ሊሆን ይችላል አንዳንዴ ጠዋት የወጣው ማታ ልገባ እችላለሁ ማለት ነው። እና ብዙ ጊዜዬን የማሳልፈው ውጪ ነው። ወይ ምግብ ለመብላት ሻወር ለመውሰድ ወይ ማታ ማታ ለማደር ካልሆነ በስተቀር ቤት የመዋሉ እንትኑ የለኝም ልምዱ የለኝም

አዎ ጠዋት ጠዋት ቀለል ቀለል ያሉ ምግቦችን ነው የምትጠቀመው። በዙን ጊዜ እንቁላል ፍርፍር እበላለው ጠዋት ጠዋት ዳቦ በሻይ ሊሆን ይችላል። ቀለል ቀለል ያሉ ምግቦች ውሎንም የማያበላሹ ማለት ነው። ቀለል ቀለል ያሉ ምግቦችን እጠቀማለሁ ጠዋት ጠዋት። ግን እኔ በጣም የምወደው ምግብ ምንድነው? ሩዝ ባትክልት ምናምን ጠዋት ጠዋት እጠቀማለሁኝ። በዳባ አድርጌ ማለት ነው። እነሱ እነሱን እጠቀማለሁኝ። በጣም የምወዳቸው ምግቦች ናቸው እነዚህ በቃ ቀላል ናቸው ብዬ የማስባቸው ናቸው።

መብራት ሲጠፋ ባትሪዎችን ነው ምጠቀመው፥ ባትሪዎች እጠቀማለሁኝ። ቤት ላይ እያለሁ ደግሞ ሻማዎችን ፋኖስ ሚባል አለ በአካባቢያችን እነሱ እነሱን እጠቀም ነበረ ማለት ነው።

ልብስ ብዙን ጊዜ አላጥብም ልብስ የማጥበው መቼ ነው? ልብሶቼ በአንድ ቆሽሸው ተጠራቅመው ምናምን። ያኔ ነው ልብስ የማጥበው። በጣም ከቆሽሹብኝ በኋላ ማለት ነው። ለብዙ ሰዓት ተጠራቅሞ ምናምን የለም ያኔ አጥባለሁኝ። ልብሶቼን በአንድ ነው የማጥበው በአንድ ላይ ሰብስቤ ነው የማጥበው እንጂ። አንዱን ልብስ ሲቆሹሽ አንዱን አንዱን ልብስ ሲቆሹሽ አንዱን እያልኩኝ አይደለም የማጥበው። እና በአንዴ ነው ልብሶቼንም የማጥበው በሳምንት። ወይም በሁለት ሳምንት አንድ ጊዜ ላጥብ እችላለሁ ማለት ነው። እንደዛ ነው የማጥበው እኔ

አዎ በፍጥነት አዎ በፍጥነት መተየብ እችላሉሁ። ምክንያቱም ታይምን ሰዓትን ጊዜን ከመቆጠብ የተነሳ ብዙ ነገሮችን መተየብ እንዲችል በሚያደርገኝ ሁኔታ ለመፍጠን እሞክራለሁ። አዎ ና በፍጥነት መተየብ እችላለሁኝ። ይሄንን የማደርገው ደግሞ ጊዜን ለመቆጠብ ብዙ ነገሮችን በአንድ ላይ ለመተየብ እና ብዙ ነገር አዎ ብዙ ነገሮችን በአንድ ላይ ለመተየብ ነገሮችን በፍጥነት መተይብ እችላለሁኝ ይሄን በልምድ ነው ያመጣሁት። ያው መተየብ ብዙ ጊዜ ብዙ ሰዎች አይችሉም። ተፈጥሮም ጋር የተያያዘ ነገር ስለሆነ ማለት ነው። እና ብዙ ሰዓት መተየብ

አዎ እንግዲህ ምንድነው በጠዋት ተነስቼ ብዙ ጊዜ የምሰራው ነገር ምንድነው? የመጀመሪያ መጽሐፍ ነገር እንትን ስፖርት ነገር እሰራና ቀጥዬ ጠዋት ላይ መጽሐፎችን ነው የማነበው። ብዙውን ጊዜ ደግሞ ወክ አደርጋለሁ ምናምን።

አሁን ዜናዎችን ከተለያዩ ቦታ አገኛለሁኝ፣ ከአብዛኛውን ጊዜ ከሶሻል ሚዲያ ከፌስቡክ ሊሆን ይችላል፣ ከ ቴሌግራም ብዙውን ጊዜ ደግሞ ከጋዜጣ ምናምን ከቴሌቪዥን ምናምን ላገኝ እንችላለን።

እኔ የምወደው የበአል አይነት ምንድነው? እኔ የምወደው የበአል አይነት ያው ሙስሊም ስለሆንኩኝ ሙስሊም በዓላቶችን ነው የምወደው። ለምሳሌ ኤድ ኤድ አልፈጥር አረፋ። አሹራ እሚባል አለ በተለምዶ እነሱን መው እምወደው ማለት ነው።

መስመር ላይ ቪዲዮዎችን አልመለከትም። ምክንያቱም ምንድነው? መስመር ላይ ቪዲዮዎችን የማልመለከትበት አንደኛ ራሴን ከአደጋ ለመጠበቅ። ሁለተኛ መንገድ ላይ መንገድ ላይ ስትሄድ ከሰው ጋር ላለመጋጨት። ለነዚህ ምክንያቶች ስል አልጠቀምም።

አዎ ብዙን ጊዜ በነገሮች እነሳሳለሁኝ በነገሮች የምነሳሳው ደግሞ ምንድን ነው? እኔ የምሰራው ስራ ጥሩ የሆነ ውጤት የሚያስገኝልኝ ከሆነ በዛ ነገር እነሳሳለሁ። አሪፍ የሆነ እንቅስቃሴም አደርጋለሁ ተነሳስቼ ነገሮችን ከሰራሁ ማለት ነው።

አዎ ውሃ ማምጣት ውሃ ማምጣት እችላለሁ አምጥቼም አውቃለሁ በተለያዩ የውሃ መቅጃዎች አመጣ ነበረ በልጅነቴ ህፃን እያሉ ማለት ነው። አሁንም ቢሆን ውሃ ማምጣት እችላለሁ አምጥቼም አውቃለሁ። እና ወይ ያመጣሁትንም ውሃ ለተለያዩ ነገሮች እጠቀመዋለሁ ለምግብ ማብሰያ ሊሆን ይችላል ለልብስ ማጠቢያ ምናምን ማለት ነው።

አዎ እኔ ወደተለያዩ ቦታዎች ተጉዤ አውቃለሁኝ ከሀገር ወደ ሀገር ማለት ነው። ከዚህ በፊት ብዙ ጉዞዎችን አድርጌያለሁኝ ከአንዱ ሀገር ወደ አንዱ ሀገር። በተለያየ ጊዜ ማለት ነው። ከደሴ ወደ አዲስ አበባ ከደሴ ወደ ባህር ዳር ከደሴ ወደ ኩታበር ከኩታበር ወደ ደሴ ብቻ ከተለያዩ ቦታዎች ወደ ተለያዩ ቦታ ተጉዤ አውቃለሁ ማለት ነው።

ብዙ የትርፍ ጊዜዎቼን የማሳልፍባቸው ቦታዎች አሉ አሪፍ አሪፍ ቦታዎች ማለት ነው። ምዝናናባቸው ብዙ ጊዜ ትርፍ ሰአቴን በመዝናናት ነው እማሳልፈው። ከዛም ውስጥ ቤት ውስጥ ሊሆን ይችላል ከቤት ውጭ ሊሆን ይችላል። ከቤት ውጭ ከሆነ ኳስ በመመልከት ዲኤስ ቲቪዎች ሂዶ ስፖርት በመስራት እንቅስቃሴ በማድረግ። ቤት ውስጥ ደግሞ የተለያዩ ስራዎችን በመስራት የእረፍት ጊዜየን አሳልፋለሁ ማለት ነው።

አዎ በስልክ ከባንክ ወደ ባንክ ከተለያዩ ባንኮች ወደ ሌላ ባንኮች ገንዘብ እላላካለሁ በስርዓት ማለት ነው። ብዙ ጊዜ እንደውም ምጠቀመው ገንዘቦችን ከባንክ ወደ ባንክ በማስተላለፍ ነው እና በስርዓት እጠቀማለሁ ማለት ነው።

አዎ በእጅ መሸመን እችላለሁ በእጄም እችላለው አሁን ደግሞ ማሽኖች አሉ ማሽኖችን በመጠቀም መሸመን እችላለሁ ማለት ነው። በእጅ መሸመን የለመድኩት መቼ ነው? ድሮ በህፃንነቴ ነው። ከዛን ጊዜ ጀምሮ እሰራለሁ አልፎ አልፎ ማለት ነው። እና በስርዓት በእጄ መሸመን እችላለሁኝ ማለት ነው። ብዙ ስራዎችንም ሰርቻለሁኝ። እና በስርዓት እሰራለሁ መስራት እችላለሁኝ ማለት ነው።

አዎ ማታ ማታ ማታ ማታ ለስለስ ያሉ ድምፆችን ነው የምሰማው በሙዚቃ መልክ ማለት ነው ከስልክ ላይ እንቅልፍ እንዲወሰደኝ ማለት ነው። እንቅልፍ እንደወሰደኝ እና ብዙን ጊዜ። ሙዚቃዎችን አዳምጣለሁ የተለያዩ ሙዚቃዎችን ሞቅ ያሉ ሙዚቃዎች ሊሆን ይችላል። መጨረሻ ላይ ግን እንደ አማራጭ እንቅልፍ እንዲወስደኝ የምጠቀመው። ለስለስ ያሉ ሙዚቃዎችን ነው

እሺ ደሞዝ የማገኘው በወር ውስጥ ነው በምሰራው ስራ። ከወር አንድ ጊዜ በወር አንድ ጊዜ ደሞዝ አገኛለሁ ማለት ነው። እና በወር አንድ ጊዜ ነው። ብዙውን ጊዜ በሃያ ስምንት ቀን ይመጣል። እና እንደዛ ነው ማለት ነው

አዎ በመስኮት ጎን መቀመጥ እወዳለሁኝ የወደድኩበትን ምክንያት ምንድነው? በመስኮት በር ላይ ተቀምጠህ የተለያዩ ነገሮችን ታያለህ ከውስጥ ወደ ውጭ ማለት ነው። ፀሀይ ልትሞቅ ትችላለህ በእነዚህ በእነዚህ ምክንያቶች። እወዳለሁ ማለት ነው

አዎ በስራ ጊዜ እረፍት አደርጋለሁኝ በሆነ ታይም ጋፕ ማለት ነው በሰአት እረፍት አደርጋለሁኝ። እረፍቱ ደግሞ ማድረግ የሚጠቅመኝ። ቶሎ ቶሎ ሳልደክም መስራት እንድችል ነው አየር ለማግኘት ማለት ነው። እና በስራ ጊዜ እረፍት አደርጋለሁ በየሰአቱ። በየሰአቱ ልዩነት ማለት ነው ለሁለት ሰዓት ያህል ከሰራሁኝ ለአስር ደቂቃ አርፋለሁ ማለት ነው

ብዙ ኢሜሎችን እልካለሁኝ በየቀኑ ኢሜል እጠቀማለሁኝ። ከብዙ ሰዎች ጋራ ኢሜል እላላካለሁኝ። በቴሌግራም ይሁን በኢሞ በሚደርሱኝ የተለ የኢሜል አካውንቶች በእነዛ ብዙ መልእክቶችን እለዋወጣለሁ ማለት ነው። በኢሜል በቀን ውስጥ በቀን እስከ አምስት ስድስት ኢሜል ልልክ እችላለሁ ማለት ነው።

አዎ ከሙዚየሞች መሄድ እወዳለሁ ሙዚየሞችን መጎብኘት ማየት ስለነሱ ስለ ሙዚየሞች ታሪክ መስማት ምናምን እወዳለሁኝ። እና ብዙን ጊዜ ሙዚየሞችን ለመጎብኘት እሄዳለሁ። ማየትም እፈልጋለሁ ማለት ነው

ወደ ስራ ብዙን ጊዜ ስወጣ የምለብሳቸው ልብሶች ምንድን ናቸው? ለሚለው እንትን ነው ቀለል ያሉ ልብሶችን ነው እምለብሰው። ሙቀት እንትን እማይሉ እማይስቡ እንደ ሸሚዞች ቲሸርቶች አይነት ነገር። እና ደሞ ከስራዬ ጋር ማች እሚያደርጉ ልብሶችን ነው እምለብሰው ማለት ነው።

አዎ ደብዳቤ መጻፍ እወዳለሁኝ ከዚህ በፊት ብዙ ደብዳቤዎቹን ጽፌያለሁኝ። ያኔ ድሮ ገና ከህፃንነታችን ጀምሮ። እስከ አሁን ድረስ አሁን በትልቅ ትልቅ ደረጃ ላይ ያለሁኝ። ለተለያዩ መስሪያ ቤቶች ለተለያዩ ሰዎች ደብዳቤ እጽፋለሁ ማለት ነው። ድሮ በህፃናታችን ጀመሩ አሁን ድረስ ደብዳቤ መጽሐፍ እወዳለሁኝ እጽፋለሁ

አዎ። አዎ መካፈል ምናምን ደስ ይለኛል። ምክንያቱም እኔ እየተካፈልኩ ነው ነገሮችን ያደግኩትና ምግብም ምግቦቼንም ይሁን ሌሎች ነገሮችን ለሌሎች ማካፈል ደስ ይለኛል። እያካፈልኩም እጠቀማለሁ ማለት ነው። እና ምግቦቼንም ይሁን ልብሶቼንም ይሁን ሊሆን ይችላል ሊሆን ይችላል ገንዘብም ሊሆን ይችላል እያካፈልኩ እጠቀማለሁ

የምጠቀመው የጫማ ቁጥር አርባ ቁጥር ጫማዎችን ነው የምጠቀመው። እግሬ ሚዲየም ሳይዝ ያለው እግር ነው ያለኝ እና እንደ ጫማው ይለያያል አርባ አርባ አንድ አንዳንዴ ሰላሳ ዘጠኝ የምጠቀምበትም አጋጣሚ አለ ማለት ነው። የጫማየ ቁጥር

አዎ በድርጅቱ በድርጅታችን የተለያዩ ዝግጅቶች ሲኖሩ በግንባር ቀደምነት እሳተፋለሁ። እና በተሳትፎዬም ከድርጅቶቹ አባላት ጋር ያለኝን ግንኙነት አጠናክራለሁ ማለት ነው። እና አሳተፋለሁ

አዎ አይስክሬም በጣም እወዳለሁ ከሚባለው በላይ ማለት ነው። እና ብዙ ገንዘቤንም ማጠፋው እንደነዚህ አይኑውጣ። እንደነዚህ አይኑ ጣፋጭ ምግቦች ላይ ነው። ብዙን ጊዜ የአይስክሬሞችን እጠቀማለሁኝ አዎ እየገዛሁ

እኔ፣ ሶስት ወይም አራት ቀለማቶችን በደንብ እወዳለሁኝ። ሶስት ወይም አራት ቀለማቶችን በደንብ እወዳለሁኝ። አረንጓዴ፣ የመጀመሪያው በጣም ምወደው ቀለም ነው። ቢጫ፣ ሰማያዊና ቀይ ቀለማቶችን በደንብ እወዳለሁኝ። እና፣ ልብሶቼም ላይ በጣም ምጠቀማቸው አይነት ቀለማቶች ናቸው። በጣም ምወዳቸው። ከእነዚህ አራቱ ውስጥ፣ በተጨማሪ ከእነዚህ አራቱ በተጨማሪ፣ ነጭ ቀለም በጣም እወዳለሁኝ። እና እነዚህን ቀለሞች፣ ለተለያዩ ነገሮች እጠቀማችኋለሁኝ ማለት ነው። ብዙን ጊዜ ግን ለልብሶችን ስገዛ፣ እነዚህን ቀለሞች መሰረት አድርጌ ነው ምገዛው። ልብሶችን ስገዛ ማለት ነው።

እኔ በምሰራ በምሰራበት ድርጅት ውስጥ ቢያንስ በሳምንት አንድ ጊዜ ወይም ሁለት ጊዜ ስብሰባዎችን እናደርጋለን እና በእነዚያ ስብሰባዎች ውስጥ እሳተፋለሁኝ። በቃ በወር ውስጥ ሶስት ወይም አራት ጊዜ ስብሰባዎች ይኖራሉ ማለት ነው። እና በእነዛ ስብሰባዎች እሳተፋለሁ

የ የምሳ እረፍቴ ከአንድ ከአንድ ሰዓት እስከ አንድ ሰዓት ተኩል ነው በዛ ሰዓት ውስጥ ምሳ እበላለሁ፣ ከስራ ስወጣ ማለት ነው። ቡና እጠጣለሁ፣ ቡና ጠጥቼ ራሴን እንዳድስ እንትን ብዬ ወደ ስራ ተመልሼ እገባለሁ ማለት ነው። ስራዬን በደንብ እሰራለሁኝ ለዚህን ነገሮች ካደረኩ እና የምሳ እረፍቴ በስራ ጊዜ ከአንድ ሰዓት እስከ አንድ ሰዓት ተኩል

አዎ በእኛ አካባቢ ቀርከሐ ያድጋል እኛ አካባቢ ተተክሎ። እንደውም ብዙን ጊዜ ከእኛ አካባቢ እነዚህ ቀርከሐዎች የሚመረቱት። በአካባቢያችን ያድጋል። በእኛ አካባቢ ተመርተው ወደ ተለያዩ ቦታ ይከፋፈላሉ ማለት ነው ለገበያ ይቀርባሉ ማለት ነው። እና እኔ ባለሁበት አካባቢ ቀርከሐ ተክሉ አለ ይተከላል። ገበሬዎች እሱን ያመርታሉ ማለት ነው። እና በአካባቢያችን ቀርከሐ ያድጋል ማለት ነው።

አዎ ሌሎች ሰዎችን መርዳት ታላላቆችን መርዳት በጣም ደስ ይለኛል በጣም እወዳለሁኝ። ብዙ ሰዎችን መርዳት ደስ ይለኛል አቅም ካለኝ። መርዳት እወዳለሁ በጣም ሰዎችን መርዳት በጣም ደስ ይለኛል በጣም እወዳለሁኝ ነው

አዎ ገንዘብ ቆጥባለሁኝ ከድሮ ጀምሬ ገንዘብ መቆጠብ ልምድ አለኝ። ያኔ ድሮ ህፃን እያለሁ በራሱ የበአል ተብሎ ቲሰጠኝ ገንዘቦች እነዛን ገንዘቦች አጠራቅሜ የሆነ ነገር እገዛለሁ ብዬ አስብ ነበር። እና ገንዘብ መቆጠብ እችላለሁ ቆጥቤም አውቃለሁ። አሁንም ከማገኘው ነገር ቀንሼ ለነገ ህይወቴ ገንዘብ አጠራቅማለሁ። እቆጥባለሁ ማለት ነው።